ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ። በጣም የሚያስደስተኝ የአየር ሁኔታ ነው ሞቃት የአየር ሁኔታ አልወድም። በዚህም ምክንያት ብዙ ጊዜ የምመርጠው ቀዝቃዛ የአየር ሁኔታ ነው። ብዙ ጊዜ አሁን በምንኖርባቸው ሀገሮች ውስጥ ቀዝቃዛ የአየር ሁኔታዎች ብዙ ጊዜ አይንጸባረቁም። ስለዚህ ቀዝቀዝ ያለ የአየር ሁኔታ የሚኖረው ወይ ጠዋት ላይ ነው ወይ ደግሞ ወደ አመሻሽ አካባቢ ነው። ስለዚህ ይሄንን ቀዝቃዛ የአየር ሁኔታ ለማግኘት የግድ ወደ አመሻሽ ወይም ወደ ጠዋት አካባቢ መንቀሳቀስ ያስፈልጋል ማለት ነው። ስለዚህ ብዙ ጊዜ ስራ ከዋልኩ በኋላ ወደ ምሽት አካባቢ ቀዝቀዝ ያለ የአየር ሁኔታ ለማግኘት ከመንደር ውስጥ ወይም ከሰፈር ውስጥ ወጣ ብዬ የምንቀሳቀስባቸው ጊዜ ብዙ ናቸው። ስለዚህ ቀዝቃዛ የአየር ሁኔታ እወዳለሁ ማለት ነው።

የስራ ቦታህ እንዴት ነው? የስራ ቦታዬ ለስራ በጣም ምቹ የሆነ ቦታ ነው። ምናልባት ከምኖርበት ቦታ ትንሽ ራቅ ስላለ የትራንስፖርት አገልግሎት የሚያስቸግርባቸው አጋጣሚዎች አሉ። ከዛ ባሻገር ግን የስራ ቦታዬን ለስራ ምቹ የሆነ በዙሪያው ከአብሮኝ የሚሰሩ ሰዎች ከእኔ ጋር ተስማምተውና በጥሩ ሁኔታ የሚሰሩ ሰዎች ናቸው። ከዛ ባሻገር የከበላይ የበላይ ሀላፊዎች ለስራው ያላቸው አመለካከት ጥሩ ስለሆነ ስራውን የመከታተላቸው ነገር በጣም ደስ የሚል ነው። ስለዚህ እንደ አጠቃላይ በስራ ቦታዬ አካባቢ ያለው ነገር በጣም የሚያስደስት ነው። ስለዚህ የስራ ቦታዬ ይሄን ይመስላል ማለት ነው።